የህዝብ ማመላለሻ ትጠቀማለህ የህዝብ ማመላለሻ ማለት ሰርቪስ ማለት ነው? አይ በብዛት ተጠቅሜ አላውቅም። ያው ግን የምጠቀምበት አይነት ሁኔታ ካጋጠመኝ ልጠቀም እችላለሁ። በብዛት ግን አልጠቀምም ተጠቃሚ አይደለሁም። የህዝብ መጓጓዣ ከሆነ ግን ሰርቪስ ከሆነ ፐብሊክ ትራንስፖርት ግን እጠቀማለሁ።

ከደንበኞችህ ጋር ትሰራለህ? አዎ ከደንበኞቼ ጋር እሰራለሁ ከደንበኞች ጋር ልሰራ እችላለሁ ምክንያቱም ደንበኞቼ ሌላም ነጋዴ ሊሆን ይችላሉ አስተማሪ ሊሆኑ ይችላሉ የመንግስት ሰራተኛ ሊሆኑ ይችላሉ እና በሆነ ጉዳይ መገናኘታችን አይቀርም ከዛ ከደንበኞቼ ጋር እሰራለሁም ሊሰራም እችላለሁ ማለት ነው

ያ ካልበቃት ብቃት እንቅስቃሴ ታደርጋለህ? ለማድረግ እሞክራለሁ ባገኘው ከአጋጣሚ የአካል ብቃት እንቅስቃሴ ለማድረግ እሞክራለሁ። ምክንያቱም ከጤናዬ ጋር ስለሚያያዝ። የአካል ብቃት እንቅስቃሴ ለጤናችን ወሳኝም ጭምር ነው ማለት ነው።

ለስራ ትጓዛለህ ስራ ለመሄድ ነው ወይስ ጉዞ ያለው ስራ ትሰራለህ ማለት ነው? ጉዞ ያለው ስራ ሰጥተህ ታውቃለህ ከሆነ? አዎ በስራ ምክንያት ወደ ሌላ ሀገር ተጉዤ አውቃለሁ። ወይ ደግሞ ወደ ስራ ትሄዳለህ ወይ ለማለት ከሆነ? ደግሞ ወደ ስራ ተሄዶ ነው ስራ የሚሰራው። ተው አባቴ

ብዙ ሰነዶች ታዘጋጃለህ? ሰነዶች ለትምህርት ከሆነ ከዚህ በፊት ስማር ያው ብዙ መረጃዎችን ሰብስቤ ነበረ ጥያቄዎቼን እምሰራ በሱም እሚሄድ ከሆነ አዘጋጃለሁ። ሌላ ለስራ ከሆነ ግን እንደዚህ አዘጋጅቼ ምናምን አላውቅም።

ምን አይነት መሳሪያዎች ትጠቀማለህ? መሳሪያዎች ማለት በየቤት ውስጥ ነው ወይስ የውጭ የሚገለገሉበት ነገሮች። የቤት ውስጥ ከሆነ። ያው ምግብ ለመስራት የምጠቀምባቸው ነገሮች ሊኖሩ ይችላሉ ቤት ለማጽዳት የምጠቀምባቸው መሳሪያዎች ሊኖሩ ይችላሉ። ሌሎችም ለራሴ መገልገያ ለመታጠቢያ ለብዙ ነገር የምጠቀምባቸው ቁሳቁሶች ወይም ደግሞ መሳሪያዎች። ሊኖሩ ይችላሉ።

ምን አዲስ ነገር መማር ትፈልጋለህ? አዲስ ነገር እኔ ብዙ ነገር መማር እፈልጋለሁ ጥሩ ነው። የተባሉ ነገሮችን በሙሉ መማር ደስ ይለኛል ትምህርት ደስ ስለሚለኝ። ጊዜ ወስጄ ጊዜ ካገኘሁኝ ብዙ ነገሮችን መማር እፈልጋለሁ።

ፎቶዎችህን የት ታስቀምጣለህ? ከዶክመንቶቼ ጋር አብሬ ላስቀምጥ እችላለሁ እንዳይጠፋብኝ ወይም ደግሞ በስልኬም ሊቀመጥ ይችላል። ስልኬ ላይ በብዛት ስልኬ ላይ ነው የሚቀመጠው ፎቶዎቼ። የድሮ ፎቶዎቼ ከሆኑ ደግሞ በቃ ከድሮ ከትምህርት መረጃዎቼ ጋር ምናምን አብሬ ላስቀምጥ እችላለሁ። እንዳይጠፋብኝ ማለት ነው።

ስራዎችን በቅደም ተከተል ታስቀምጣለህ? አዎ አስቀምጣለሁ ምክንያቱም ጠዋት መስራት ያለብኝን ስራ ለጠዋት አስቀምጠዋለሁ። ከዛ ለምሳሌ ቁርስ የምሰራ ከሆነ ቁርስ እሰራለሁ። ከዛ በኋላ የምተጣጠብ ከሆነ ማጠብ ከሆነ ሌላ ውጭ ላይ የምሰራው ስራ ካለኝ ምናምን ያው በቅደም ተከተል ባስቀመጥኩት መሰረት ነው የምሰራው።

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? አሁን ላይ የስራ ባልደረቦች የሉኝም። ግን ከዚህ በፊት ትምህርት ቤት ተማሪ ሆኜ አፓረንት በወጣሁበት ሰዓት ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት ነበረኝ። እና አዎ ጥሩ ግንኙነት። ነበረኝ